ኢንተርኔት አዎ አለኝ። በደንብ ያ ማለት እንግዲህ እኔ ዶርም ድረስ የሚሰራ ግቢ ውስጥ የተተከለ ዋይፋይ አለ እሱን ኢንተርኔት እጠቀማለሁ። ያው አንዳንዴ ደግሞ ከ በብር ኢንተርኔትን እገዛለሁ። በዛ መንገድ ኢንተርኔትን ለመጠቀም እሞክራለሁ ማለት ነው። እንግዲህ ኢንተርኔት አሁን ላይ በጣም አስፈላጊው እና ወሳኙ ወሳኝ የሆነ ነገር ነው። በአለማችን ላይ ምክንያቱም ይሄን ኢንተርኔት በመጠቀም የተለያዩ ስራዎችን መስራት ይቻላል። ለምሳሌ ኢንተርኔት በመጠቀም የተለያዩ ነገሮችን መጎብኘት መቻል ይቻላል። ይህ የሚሆነው በኢንተርኔት ነው። ስለዚህ ባለን ስማርትፎን አለም አሁን ላይ አንድ መንደር ሆኗል። ስለዚህ አለም አንድ መንደር የሆነበት ምክንያት በዚሁ ኢንተርኔት ነው። ብዙ ነገር መጎብኘት እንችላለን ብዙ ነገር ማግኘት እንችላለን። ይሄ የሚሆነው ይሄን ኢንተርኔት በመጠቀም ነው። ስለዚህ ይሄን ኢንተርኔት ተጠቀምን ማለት የተሻለና አማርቂ ውጤት ማግኘት እንችላለን። በዚህ ኢንተርኔት ቅድም እንዳልኩት የተለያዩ የተለያዩ ነገሮችን አለም ላይ መጎኘት እንችላለን በዚህ ኢንተርኔት ማለት ነው። ስለዚህ በተጨማሪም ብዙ ስራዎችን መስራት ይቻላል። ከብዙ ሰዎች ጋር ያገናኘናል ብዙ መተግበሪያዎች እንድንጠቀም ያደርገናል። ይህን ኢንተርኔት ተጠቀምን ማለት ይህን ኢንተርኔት አገኘን ማለት። ከሌላው ሰው በተሻለ ብዙ መረጃ ይኖረናል። ምክንያቱም አሁን ላይ አለም ላይ አስፈላጊው ነገር መረጃ ነው። በዚህ የመረጃ አለም ወይም ዲጂታል አለም ካለ ኢንተርኔት መሆን ሚችል ነገር አይኖርም ስለዚህ ሁሉም መተግበሪያዎች በኢንተርኔት ነው ሚሰሩት። ይሄን ኢንተርኔት በመጠቀም ተለያዩ ብዙ ብዙ ትላልቅና አስፈላጊ ስራዎችን መስራትና መፈጸም ይቻላል። ይሄን ኢንተርኔት በመጠቀም ማለት ነው። ስለዚህ ኢንተርኔት ከሌሎቹ በተሻለ በተለየና በጥሩ መንገድ በኢንተርኔት ብዙ ነገርን ማግኘት ይቻላል። ስለዚህ ከዚህም መካከል ስንዘርዝር እንግዲህ የተለያዩ ቻናሎችን የተለያዩ ሚዲያዎችን የተለያዩ ፖድካስቶችን ትምህርታዊ የሆኑም አዝናኝ የሆኑም ነገሮችን በዚሁ በኢንተርኔት ማግኘት ይቻላል። እንግዲህ በኢንተርኔት ሚሰሩ ብዙ መተግበሪያዎች አሉ ከዛ ከነዛ መካከል ዩቲዩብን ማንሳት ይቻላል። ቲዩብ ብዙ ቁም ነገር አዘል የሆኑ ነገሮችን በውስጡ አጠቃሎ ይይዛል። ይሄም የሚሆነው ኢንተርኔት ሲኖረን እና በኢንተርኔት ስንገባ ነው እነዛን ነገሮች ማግኘት የምንችለው። ከዩቲዩብ ላይ ማለት ነው። እንግዲህ ቲክቶክ የማስታወቂያውን እና የመዝናኛውንም አለም የያዘው። ቲክቶክ መተግበሪያ እንደዚሁ ኢንተርኔትን የያዘ ነው። ስለዚህ በዚህም መተግበሪያ ይህንኑ ኢንተርኔት በመጠቀም መዝናናትና እኛም እንግዲህ ህይወታችንን መቀየር እንችላለን። ስለዚህ ለህይወታችን አስፈላጊና በጣም ጠቃሚ የሆነ ነገር ምንድነው? ኢንተርኔት ነው። በአሁኑ ዘመን ምክንያቱም አለም ባለችበት የመዘመን ጊዜ ኢተርኔት በጣም

እሺ የ የትኛው ወቅት ትወዳለህ የሚል ጥያቄ ነው። እንግዲህ በሀገራችን በኢትዮጵያ የተለያዩ እህ ወቅቶች አሉ። ከእነዚህም መካከል እህ ክረምት እህ ጸዳይ በጋና በልግ የምንላቸው ወቅቶች ናቸው። ክረምት የምንላቸው ወቅቶች ከ ሰኔ አስራ አምስት ጀምሮ ሀምሌና ነሀሴን የሚይዙ ወቅቶች ናቸው እነዚህ ወቅቶች። በጣም ይመቹኛል እነዚህን ወቅቶች እወዳለሁ ምክንያቱም ከስራም ከትምህርትም የሚታረፍበት ወቅት ስለሆነ እነዚህ ወቅቶች ይመቹኛል ስለዚህ የክረምትን ወቅት እወዳለሁ። እህ ሌላኛው ወቅት ጸዳይ የምንለው ወቅት ነው። ጸደይ የምንለው ወቅት ከ ጸደይ የምንለው ወቅት መስከረም ጥቅምትና ህዳርን የያዘ ነው። ማለት ጸደይ ከ መስከረም ጥቀምት ህዳርን የያዘነው ከዛም በጋ የምንለው የወቅት ጊዜ አለ። እሱ ጊዜ ምናልባት በእንግሊዘኛቸው ትርጉሙ ዊንተር የምንለው ወቅት ነው። ከታህሳስ ጀምሮ ጥርና የካቲትን የሚይዝ ነው። ከዛ በሌላኛው ቀሪው የበሉ ወቅት ነው። መጋቢት ሚያዝያ ግንቦት የሚይዘው እሱኛው የበልቅ ወቅት ነው። ስለዚህ ወቅቶቼን በሶስት እንከፋፈላቸዋለን ቅድም እንዳልኩት የ ማለት በሶስት በሶስት ወራት በአራት እንከፋፍላቸዋለን ስለዚህ እነዚህ ወቅቶች። ሰውን ይሄን ወቅት በመከፋፈል ትልቅ ስራ የሚሰራበት እና በተወሰነ ወቅት ደግሞ እረፍት የሚያደርግበት ነው። ስለዚህ በክረምት ወቅት ብዙ ማህበረሰብ ያርፋል። ተማሪዎችም ከትምህርት የሚያርፉበት ጊዜ ነው። ስለዚህ በዚህ ጊዜ በዚህ ወቅት ሁሉም ሰው ብዙ ነገር መስራት ይችላል ብዙ ነገር ማድረግ ይችላል። እነዚህ ወቅቶችን ተጠቅሞ ማለት ነው። ስለዚህ እነዚህ ወቅቶች ለሰው ልጅ ስራን ከፋፍሎ ጊዜን ከፋፍሎ ለመጠቀም ትልቅ አስተዋጽኦነት አላቸው ትልቅ ሚና አላቸው። እንግዲህ የሰው ልጅ እነዚህን ወቅቶች በመጠቀም ትልቅና አሪፍ አመርቂ ውጤት ማስመዝገብ ይችላል ብዬ አምናለሁ። በእነዚህ ወቅቶች በእነዚህ ጊዜያት ማለት ነው። ስለዚህ ጊዜን በወቅት መከፋፈል ምናልባት ካየው ካለው የንብረት የአየር ንብረት አንፃር ለስራ ምቹና እህ በተጨማሪም ለእረፍት ምቹ የሚሆኑትን ቀናቶች እህ ወራቶች መከፋፈል እህ ነው ማለት ነው። ስለዚህ በዚህ ሁኔታ ወቅትን እህ መክፈል እና ከፋፍሎ መጠቀም ይቻላል የተሻለም ሁኔታ አለው ማለት ነው። ስለዚህ እነዚህ ወቅቶች ተመራጭና ለሰው ልጅ ዙሪያ አስፈላጊ ወቅቶች ናቸው ጊዜያት ናቸው ብዬ አስባለሁ። ለዛሬ ያለኝ ሀሳብ ይሄን ይመስላል ስለተከታተልከኝ አመሰግናለሁ።

በስራ ሰዓት ስልክ ጥሪ ታደርጋለህ የሚል ነው ይሄኛው ጥያቄ። ማለት እኔ እንኳን ምንም ጥሪ አላደርግም። ምክንያቱም የምሰራው ስራ ስለሌለኝ። ምንም አይነት ጥሪዎችን አላደርግም። ነገር ግን በስራ ሰዓት ጥሪ ማድረግ ማለት አስገዳጅ ነገር ነው ማንኛውም ሰው። ስራ ሲሰራ በተለይ በዚህ ቴክኖሎጂ ዘመን ጥሪን ያደርጋል። ጥሪ የሚያደርገው ምናልባት ስራዎችን ለማስፈፀም ጉዳዮችን ለማስፈፀም ሊሆን ይችላል። በተለይ በዛ ረገድ ብዙ ጥሪዎችን ሊያደርግ ይችላል ስለዚህ በተለያየ ጊዜ የተለያየ ጥሪን። ያደርጋል ብዬ አምናለሁ ያ ማለት ጉዳይን ለማስፈፀም ነው። በዚህ የቴክኖሎጂ ዘመን የስልክ ጥሪ ስንጠቀም በተሻለ መንገድ ለመግባባትና አመርቂ ውጤት ለማስመዝገብ። ጥሪን እናደርጋለን ስለዚህ ጥሪን አደረግን ማለት ወይም ጥሪ ስናደርግ የተሻለ የምናየው እና የምናገኘው ነገር አለ በዛ ጥሪ። ስለዚህ ሁሉም ሰው ከማንም ሰው ጋር ለማግኘት ለመግባባት ጥሪ ያደርጋል በተመሳሳይ ጥሬንም ያስተናግዳል ማለት ነው። በዛ ሁኔታ ጥሪ የተሻለ አመርቂና አስደሳች የሆነ ነገር ነው። ስለዚህ ያንን ነገር እንድንከውነው እንድንፈጽመው ያደርገናል። ያ ማለት ምናልባት አንድ ሰው እንደ አንድ የ አንድ ድርጅት መሪ ካየነው። የአንድ ድርጅት ለማስተዳደር ብዙ ጥሪዎችን ያደርጋል ምክንያቱም አቅርቦት ለማግኘት ሊሆን ይችላል ብዙ ጉዳዮች አሉ። እና ያይኛውን ድርጅት ወይም ያይኛውን ሰው በአካል ማግኘት በማይችልበት ሁኔታ ሲሆን ወይም ደግሞ ያይኛው ባለጉዳይ ከእሱ እርቆ ሲገኝ በስልክ ጥሪ ሊያገኘውና ጉዳያቸውን ሊፈጽሙ ይችላሉ። ስለዚህ በዛ ሁኔታ ጉዳያቸውን ፈጸሙ ማለት የተሻለና ትልቅ የሆነ ውጤትን ማስመዝገብና ማዳበር ይችላሉ። ስለዚህ ያንን የምናደርግ ከሆነ እኛም ነገር የማናሳካበትና የማናደርግበት ሁኔታ የለም ብዬ አስባለሁ ስለዚህ የትኛውም ሰው ጥሪዎችን ሊያደርግ ይችላል። እነዛም ጥሬዎች ደግሞ በተለያየ ሁኔታ ያደርጋል ስለዚህ። እነዚህ ጥሬዎች ሲደረጉ ምናልባት በመደበኛ ስርዓት ሊሆን ይችላል መደበኛ ስርዓት ስንል ጥሬዎቹ የሚደወሉበት ሁኔታ። መደበኛ እመደበኛ ብለን መክፈል እንችላለን አንድ ሰው የመስሪያ ቤት ስልክ ሲያደርግ። መደበኛ የሆነ የጥሪ ሲስተምን ይከተላል ያ ማለት ደውሎ አላስፈላጊ ቃላቶችም ማውራት አይችልም። ቀልድ ነገሮችን አያበዛም ከዛ ይልቅ ቁም ነገር እና ድርጅታዊ የሆነ ፎርማሊቲን ያሟላ ነገር ማድረግ ይችላልና። ረገድ የምናየው ከሆነ ጥሪ ለአንድ ስራ አስፈላጊም ብሎም በጣም ጠቃሚ የሆነ ነገር ነው ማለት ነው። እና በዛ

በቀን ለብዙ ሰዓት ስልኬን እጠቀማለሁ። ስልኬን በደንብ ነው የምጠቀመው ያ ማለት በቀን ካሉት ሃያ አራት ሰዓት ውስጥ። ምናልባት ስምንት ሰአቱን ከተኛው ያው ቀሪ አስራ ስድስት ሰዓት አለ። ከአስራ ስድስት ሰዓት ውስጥ ቢያንስ አስሩን ሰዓት ስልኬ ላይ ነው የማሳልፈው። ስለዚህ አንድ የጊቢ ተማሪ ስልኩን በዛ ሁኔታ ይጠቀማል ማለት ነው። ለማንበብም በስልክ ነው። ለመዝናናትም በስልክ ነው። ሁሉንም ነገር ለማድረግ ስልክ ነው። ስልክን ስለምጠቀም። ከሌላው ማህበረሰብ አንፃር ተማሪ ስልኩ ላይ ረጅም ጊዜ ያጠፋል። ስልክ የቅርብ ጓደኛ ነው። ስለዚህ አሁን ላይ ደግሞ ዘመኑ የቴክኖሎጂ ስለሆነ ያው አንድ ሰው የሚያነበውም የሚማረውም የሚዝናናውም ሁሉም ነገር በስማርት ፎን ነው ማለት ነው። ስለዚህ ከመጠን በላይ ሰዓትን ያሳልፋል ይሄ ግን ተገቢ አይደለም። ምናልባት አንድ ሰው በዚህ ስልክ ላይ ሱሰኛ ወይም ተጠቂ ከሆነ ነገሮችን ለመፈጸም ለመከወን አስቸጋሪ ይሆንበታል። በተለይ በአሁን ሰዓት ዘመኑ የተጠመደበት የስልክ ተጠቂነት ወይም የስልክ ሱሰኛነት ነው። ይሄ ስልክ ሱሰኛነት ይበል የማያስበል እዚህ ደረጃ የማያደርስ። ከዛም ባላለፈ ያው የሰው ልጅ እነዚህን ስልኮች የሚጠቀመው ምናልባት ምናልባትም ለመዝናናት ወይም እንደዛ አይነት ነገር ነው እንጂ ከዛ ባሻገር ስልኩን የማይጠቀምበት ሁኔታ ነው ያለው። ይሄ ደግሞ ተገቢ ያልሆነ የሰውን ጊዜ የሚጨርስ የዘመኑን ትውልድ የሚበላ ወጣቱን የሚያጠፋ ስራ ነው። ስለዚህ ወጣቱ ስልኩን ትቶ ስልክ ላይ ያለውን ጥገኛነት ትቶ ትክክለኛውን አለም መጋፈጥ አለበት ብዬ አምናለሁ። እንጂ ስልካችን ላይ እንደዛና ከዛ በላይነት ጊዜ የምናጠፋ ሰው ከሆነ ሰዓትን የምናጠፋ ከሆነ። ተገቢ ያልሆነ እና በ በእውነቱም በአይነቱም አስቸጋሪ የሆነ ጊዜ ስለሚገርመን ስልክ ላይ የምናጠፋውን ጊዜ ማስተካከል እና ማሻሻል አለብን ብዬ አምናለሁ። ስለዚህ የስልክ አጠቃቀማችን መስተካከል አለበት ምክንያቱም ከሚገባው በላይ ጊዜ እናጠፋለን እዚህ ስልክ ላይ። ከሚገባው በላይ ከሆነ ደግሞ ተገቢነቱ አይታየኝም። ተገቢነቱ ያን ያክል ወይም ውጤታማ ያልሆነ ሰው እንዲፈጠር ያደርጋል። ስለዚህ አንድ ሰው ብቁ ውጤታማና በስራው የተሻለ ውጤት ለማስመዝገብ ስልክ ላይ የሚያጠፋውን ሰዓት መቀነስ አለበት ብዬ አምናለሁ። ከዛም ባለፈ የተሻለ ጊዜን ለማሳለፍ ሰዓት ላይ ያለው ጥገኝነት መተውና እንትን ማለት አለበት ብዬ አምናለሁ። እና ይሄ ደግሞ አስቸጋሪ ከመሆኑ በፊት ስልክ ላይ ያለውን ጊዜ የሚያጠፋውን ጊዜ መቀነስና ማስተካከል መቻል የተሻለና በጣም የተሻለ ነገር ስለሆነ ሁሉም ሰው በዛ መንገድ መስራት አለበት ብዬ አምናለሁ።

ሃይማኖታዊ ግብርን አላከብርም ምክንያቱም አስፈላጊ ያልሆነ ነገር ነው። አስፈላጊ መስሎም አይታየኝም። የሰው ህይወትን የሚያቀጭጭ ብሎም ተርፎም ለሀገርም ለወገንም የማይጠቅም እንደ ማህበረሰብ ማህበረሰብን የሚያዘቅጥ ነገር ነው ምክንያቱም በሌለ ነገር የሰው ልጅ በእምነት ሳቢያ ተጠብጥቦ ተተብትቦ የሆነ ነገርን ብቻ እያደረገ በአስቸጋሪ ሁኔታዎች ውስጥ ማለፉ ተገቢ አይደለም ምክንያቱም እያንዳንዱ ሰው ነጻነት ሊኖረው ይገባል። የፈለገውን ነገር ማሰብ፣ የፈለገውን ነገር ማድረግ ይገባል እንጂ ከቤተሰብ ተቀብሎ የመጣውን እምነት የሚባል ነገር እያራመደ መኖሩ አሁን ላይ ጥቅም አለው ብዬ አላስብም ምክንያቱም ይሄ ነገር በጣም አስቸጋሪ ነው ምናልባት ከጥያቄው ስንነሳ ግብር ታከብራለህ የሚል ነው እና ይሄ በጣም ያልተገባ ነገር ነው ምክንያቱም ለሌለ ነገር ሰው ልጅ በአእምሮ ለፈጠረው ነገር ካለን ላይ ቀንሰን ያን ነገር ማድረግ እና ደግሞ ከሌለን ከሌለን ላይ እንግዲህ ተበድሮም ቢሆን ይሄንን የሚያደርግ ሰው አለ እና ይሄ እንደ ሀገር ያደባያል፣ ያቀጭጫል መጥፎ ነው ለማንም የሚጠቅም ነገር አይደለም ስለዚህ አንድ ሰው ነፃ ነው በነፃነቱ መኖር ይችላል የማንንም ነጻነት ሳይጋፋ ነገሮችን እንደዚህ በሚሰራው ስራ ገንዘብ የሚያገኝ ከሆነ እንደውም ከመጥፎ አስተሳሰብ ይወጣል ብዬ አስባለሁ። እንደነዚህ አይነት ስራዎችን ከ አላስፈላጊ ከሰይጣናዊ ስራ ጋር አገናኝም ምክንያቱም እንደዛ የሚባል ነገር ስለሌለ አለም ላይ በሰው ልጅ የተፈጠሩ ስራዎችን ይሰራል፣ የተሻለ ገቢ ያገኛል፣ እንደፈለገ እየሆነ ይኖራል ማለት ነው። የፈለገውን ነገር እያደረገ የማንንም ነጻነት ሳይጋፋ ከማንም ጋር ይሄን ነገር እየተጋራ እንግዲህ የሚወደውን እያደረገ ከብዙ ሰዎች ጋር፣ ጓደኞች ጋር፣ ቺኮች ጋር ቺል እያደረገ መኖር ይችላል ብዬ አስባለሁ ስለዚህ በዚህ ሁኔታ ራሱን ሳይጎዳ ጤናውን ጠብቆ ራሱን እያዘመነ መቀጠል ይችላል። ስለዚህ ምንም የሃይማኖታዊ ግብርን ማክበር ይጠበቅበታል ብዬ አላምንም። ይሄ የኔ አስተሳሰብ ነው፤ የግል አስተሳሰብ ነው። ምናልባት ከተወሰነ አመት ጀምሮ የተገለጸልኝ እና የኖርኩት ያለው አይነት ህይወት ነው ስለዚህ ሁሉም ሰው የራሱን ህይወት በነጻነት መግፋት፣ መኖር መቀጠል ይችላል ብዬ አምናለሁ። እንደዛ የሚያደርግ ከሆነ አመርቂ ውጤት እንትን ይላል ስለዚህ ምንም አይነት የሚያጨናንቀው ነገር አይኖርም። ያ ማለት የኋላውን ነገር ሳያስብ፣ ሳይጨነቅ ስለሚመጣውም ነገር ሳይጨነቅ ያሁንን ኖሮ አሁን ላይ በሰፊው በሰላም ይኖራል ማለት ነው ስለዚህ ስለ ምንም መገበር፣ ለማንም መስጠት አይጠበቅብንም ብዬ አምናለሁ። ሃይማኖት በሚል በማይረባ ምክንያት ማንም ሰው ተታሎ ይሄን ነገር ማድረግ አለብህ ብዬ አላምንም ስለዚህ አስፈላጊ ነገሩን ማድረግ ይችላል ይሄ የኔ ውስጥ ሀሳብ ነው፤ የማልቀይረው ሀሳብ ነው፤

ኦኬ ሌላኛው ጥያቄ በየትኛው መተግበሪያ መልእክት ትልካለህ የሚለው ነው? እንግዲህ መልእክትን የምንላላክባቸው በጣም ብዙ መተግበሪያዎች አሉ። እና ብዙ መተግበሪያዎችን ማንሳት ይቻላል። በተለይ እኔ የሚመቸኝና በደንብ የምጠቀመው የቴሌግራም መተግበሪያ አለ። ይሄ የቴሌግራም መተግበሪያ መልእክትን በቀላሉ ለመላክ የምትጠቀምበት ነገር ነው። በዚህ ሁኔታ መልእክትም በቀላሉ መላክና ማድረስ የምችልበት ሁኔታ አለ። ምናልባት በቴሌግራም ብዙ መልእክቶችን መላክ መላላክ ይቻላል። ከዛም ባሻገር በ ኢሞ መተግበሪያ መልእክትንም መላላክ ይቻላል። በኢንስታግራም መጠቀሚያ መተግበሪያ መልእክትን መላላክ ይችላል። በቲክቶክ መተግበሪያ መልእክትን መላላክ ይቻላል። እንግዲህ አልፎ አልፎ ሌሎቹን እጠቀማለሁ። ለዚሁ መላእክት መልእክት ለመላላኪያ ግን ያው የድምጽን የምስልን የቪዲዮውንም መልእክት አንድ ላይ አድርጌ የምልክበት መተግበሪያ በአንድ ላይ የምልክበት መተግበሪያ የቴሌግራም መተግበሪያ ነው። እንግዲህ የቴሌግራም መተግበሪያ በውስጡ ብዙ ብዙ ነገሮችን ያዘነው ወይም ብዙ የተሻሉ አማራጮችን የያዘ መተግበሪያ ነው። በዚህ መተግበሪያ ማንኛውንም ሰው ፍላጎት ያለው ሰው ተነሳሽነት ያለው ሰው መልእክትን መላላክና መቀበል መላክ ይችላል። ስለዚህ በጣም በፍጥነት መላክ ይችላል ከአለም ላይ ካሉ ሰዎች ዘጠና በመቶ በሚባል ደረጃ ይህንን የቴሌግራም መተግበሪያ ይጠቀማሉ። በዚህ መተግበሪያ እንግዲህ መልእክትን መላክ በጣም ቀላል የሚያስቸግር የማያዳግት ምቹና በቀላሉ ማድረግ የምንችለው ተመራጭ አይነት መተግበሪያ ነው። ስለዚህ በዚህ መተግበሪያ የትኛውንም መልእክት ከየትኛውም ቦታ ወደ የትኛውም ቦታ መላክ መቀበል እንችላለን። ማድረግ እንችላለን ስለዚህ በመተግበሪያው ለሚደረጉ ማንኛውም መላላክ እንግዲህ የዚህ ድርጅት እንትን እንትኑን ላይወስድ ይችላል። ለሚደርስብን ማጭበርበር ለምናደርገውም ለምንፈጽመውም ስራ እንትኑን ላይወስድ ይችላል። ግን ለማንም አካል አሳልፎ አለመስጠቱ ይሄ ተመራጭ ያረገዋል። እንደውም የዚሁ የመተግበሪያው መስራች ባለፈው የሆነ ሀገር ላይ እንግዲህ ታስሮ ነበረ ምክንያቱም ሰዎች የሚላላኩትን መረጃ አሳልፎ መስጠት አለበት ተብሎ እሱም ግን በአቋሙ ጸንቶ ይሄን መረጃ አሳልፎ አልሰጠም ነበረ። ይሄኛው በጣም ተመራጭ ተመራጭ በማንም ሰው እንግዲህ እንትናችንን ግላዊነታችንን አሳልፎ የማይሰጥብን ራሳችን በራሳችን ልንጠቀመው የምንችለው የመልእክት መላላኪያ መንገድ ነው። ስለዚህ ይሄ መልእክት መላላኪያ መንገድ የተሻለና ከሁሉም ተምራጭ ያደርገዋል ማለት ነው

አይ የሙዚቃ መሳሪያ መጫወት አልችልም። ያው ማለት ከአለኝ ልምድ አንፃር ይህ ነው ሚባል ሙዚቃ መሳሪያ መጫወት አልችልም። ምናልባት የሙዚቃ ማቀነባበሪያው ሚክሰሩን በተወሰነ መልኩ የተወሰነ እውቀት አለኝ ስለዛ ያው ሙሉ ለሙሉ ማጫወት ባልችልም። ግን ያው ብዙ ሰው ይሄን የሙዚቃ መሳሪያ ይጫወታሉ። እና እንግዲህ ብዙ አይነት የሙዚቃ መጫወቻ አለ መተግበሪያ አለ እንግዲህ እዚሁ እንደ ሀገርም እነዚህ አይነት መተግበሪያዎችን እናገኛለን። አለም አቀፋዊ ወይም በብዙ ሀገራቶችም የሚተገበሩ የሙዚቃ መጫወቾች አሉ። እንግዲህ ሰው ስራ ለመስራትም ይጠቀምባቸዋል ገንዘብም ለማግኛ ህይወቱንም ለመግፋት የሚጠቀምባቸው መሳሪያዎች ናቸው። ሰውን በማዝናናት ማለት ነው፤ መጥቀስ ይቻላል። የክራር ሙዚቃ መጫወቻ አለ፣ ማሲንቆ ሙዚቃ መጫወቻ አለ ድራም ወይም ከበሮ የምንለው ሙዚቃ መጫወቻ አለ። እሱ በሀገራችን በሰፊው የምንጠቀማቸው እና ባህላዊ ይዘት ያላቸው ናቸው። ምናልባት ወደ ዘመናዊያቸው ከመጣን። እንደዚሁ ጊታር አለ ከክራር ጋር ትንሽ ይመሳሰላል። የፒያኖ መጫወቻ አለ ሳክስፎን አይነት መጫወቻ አለ። በእውነቱ እነዚህ መጫወቻዎች የሰውን ልጅ ያዝናናሉ በሰው ልጅ አዲስ ስሜት ይፈጥራሉ በሰው ልጅ እንግዳ ስሜት ይፈጥራሉ በሰው ልጅ ውስጥ። እና በተጨማሪ ደግሞ ሰውን ማዝናናት ይችላሉ። ለሌሎቹ ደግሞ እንደ ገቢ ምንጩ ሆነው ያገለግላሉ ይሄን ለሚጫወቱ ሰዎች። ሰውን በማዝናናት ሰውን ዘና በማድረግ ሙዚቃ መሳሪያን በመጠቀም ሊያገኙ ይችላሉ። እና በዚህ ሁኔታ ጠቀሜታ ያለው ጥቅም ያለው ነገር ነው ማለት ነው። ይሄ የሙዚቃ መጫወቻ ስለዚህ የሙዚቃ መጫወቻ በተጨማሪ እንዳልነው በሰው ውስጥ ትልቅ ንቅናቄን ወይም ኢምፕሬሽን የሚፈጥር ነው። ያ ማለት እንግዲህ ዋሽንተን ማንሳት እንችላለን እንግዲህ ዋሽንተን በሀዘን ጊዜ የምንሰማው ወይም የሚከፈተው የሙዚቃ መጫወቻ መሳሪያ ነው። ስለዚህ ይሄ ሙዚቃ መሳሪያ በሰው ልጅ ውስጥ የሀዘን ስሜትን መፍጠር ይችላል። ስለዚህ የሰውን ልጅ ስሜት ማንቀሳቀስ ይችላሉ ማለት ነው። ስናያቸው እነዚህ የሙዚቃ መሳሪያዎች እንግዲህ ዘፈን ባይቀላቀልባቸው ራሱ ብቻቸውን የተሻለ ስሜትን መፍጠር እንቅስቃሴን መፍጠር የሚያስችሉ ነገሮች ናቸው። እና ላቅ ያለ ጠቀሜታም አላቸው። እነዚህ የሙዚቃ መሳሪያ መጫወቻዎች ስለዚህ በዚህ ጠቀሜታ እነዚህን ጠቀሜታ መጠቀም እና የተሻለ ቦታ መድረስ ይቻላል ማለት ነው። በእነዚህ ሙዚቃ መጫወቻዎች ስለዚህ እነዚህ ሙዚቃ መጫወቻዎች እንዳልኩት የተሻለና ጥልቅ የሆነ ጥቅም ያላቸው ናቸው። በዛ ሁኔታ በዛ መንገድ ማንም ሰው እነዚህን ሙዚቃዎች መያዝ እና መጠቀም ይችላል ብዬ አስባለሁ። እና

እንደ እውነቱ ከሆነ መዋኘት አልችልም። ይሄም ያው የኔው ድክመት ነው። መዋኘት አለመቻል በጣም ትልቅ ድክመት ነው። ምክንያቱም ሰው መዋኘት መቻል አለበት ብዬ አስባለሁ። ያው ወደፊት ለሚፈጠሩ ድንገታዊ አደጋ ከውሃ ጋር ተያይዞ መዋኘት መቻል ግድ ነው ያን አደጋ ለማለፍ ሲባል ማለት ነው። ካልሆነ በስተቀር። ዋና መዋኘት በጣም አስፈላጊ ነገር ስለሆነ። ያን አይነት ጥቅም እናጣለን መዋኘት ካለመቻል ማለት ነው። ስለዚህ ካለመቻል መቻል ይሻላል። ስለዚህ የሆነ ሰው ከዋኘ የሆነ ሰው መዋኘት ከቻለ ነገሮችን በቀላሉ ማድረግ ይችላል። እንግዲህ ዋና ደግሞ ስፖርታዊ እንቅስቃሴ መካከል አንዱ ነው። የሰው ልጅ ዋና የሚዋኝ ከሆነ በተጓዳኝ ስፖርታዊ እንቅስቃሴ እያደረገ ነው ማለት ነው ራሱን እያዳበረ ነው ራሱን እያበለፀገ ነው። በስፖርቱ ምክንያት ማለት እና በዚህ ረገድ ስፖርታዊ እንቅስቃሴዎች ድረስ ከደረሰ ዋና ትልቅ ጠቀሜታ አለው ማለት ነው። ለማንኛውም የሰው ልጅ ስለዚህ ሁሉም የሰው ልጅ ይሄን ነገር ማድረግ መፈጸም መንቀሳቀስ መቻል አለበት ብዬ አምናለሁ። ለዚህ ምክንያቱ ደግሞ ስፖርታዊ እንቅስቃሴ በጣም ተመራጭና ትልቁ ነገር በውሃ ዋና ይያዛል። እና ዉሃዋና ሌላኛው እንግዲህ ነገሮችን ለማቋረጥ ወንዞችን ለማቋረጥ ምናልባት የሆነ ውቅያኖስ የሆነ ባህር ላይ ለሚፈጠር አደጋ ዋና መቻላችን እዛው ላይ ቆይተን ተጨማሪ እርዳታ እንድናገኝ ያደርገናልና ህይወታችንን ከመታደግ ረገድም ዋና ትልቅ ሚና አለውና። እኔ ባለውበት አካባቢ እንግዲህ መዋኛ ቦታ አለ። ከዋና ገንዳ በተጨማሪ ምንጭ አካባቢ በተፈጥሮ የመነጨና የአቆረ ውሃ አለ። እዛ ጋር ሄጄ ለመለማመድ እሞክራለሁ። እንግዲህ ሀገሬው በደንብ ይችላል ይሄን ዋና መዋኘት እዚሁ አካባቢ ያለው ማህበረሰብ እና ከዛ ተሞክሮ ልምድ በመነሳት ለመዋኘት እሞክራለሁ። ጀምሬያለሁ እሱን እና ያው ትልቅ ልምድ ነው። ትልቅ የተሻለም ነገር ይሰጣል መዋኘታችን ማለት ነው። ስለዚህ ከዚህ ጥቅም አንፃር መዋኘት እና ጤና መጠበቅ ጤናችንን እንትን ማለት አለብን። ስለዚህ አንድ ሰው ለመዋኘት የሚያስፈልጉት ነገሮች እንግዲህ ውሃ ውስጥ ሲገባ ውሃ ባገኘው ቀዳዳ ለመግባት ይሞክራልና። የዋና ልብስ ብንጠቀም መነፀሮች እና የአፍና አፍንጫ ጭንብሎችን ማለትም የኦክስጅን እንትሎችን ብንጠቀም የተሻለ መዋኘት እና መንቀሳቀስ እንችላለን ብዬ አምናለሁ። እንግዲህ አሪፍ ቆይታ ነበረን በዚህ በዋና መርኩ ስለዚህ መዋኘት እንደማልችልና ወደፊት እንደምሞክር አወራሁ። በጣም አመሰግናለሁ

ጥሩ ጥያቄ ነው ጨው ብዙ ትወዳለህ የሚለው ጥያቄ? ጨው እንኳን በጣም አልወድም። ያው ግን ወጥ ለማጣፈጫ የሚጠቅም ነገር ነው። ስለዚህ ጨው በመጠኑ ሳይበዛ እወዳለሁ ማለት ነው። ሳይበዛ ይመቸኛል። ጨውን በመጠኑ እጠቀማለሁ ብዙ ሳይበዛ